ትብብር ማለት መተባበር ነው። ለጎደኛ፣ ለቤተሰብ፣ ለኣቅመ ደካማ ትብብር ማድረግ። ትብብር ይባላል ማገዝ አቅመ ደካሞችን ማገዝ። ጓደኛንም ማተጋገዝ መተባበር ለስራ ለተለያዩ ነገርሮች። ለጎረቤት ማገዝ ሲኖር መተባበር አብሮ መስራት። ማለት ትብብር ማለት